ወደ ስራ ትሄዳለህ? የሚለው አዎ እሄዳለሁ። ምክንያቱም የተለያዩ ስራዎችን ለመስራት የተለያዩ ነገሮችን ለማረግ ለማከናወን ስራዬን ለመስራት ወደ ሰራ ቦታ መንገድ መሄድ አለብኝ ማለት ግዴታ። ስለዚህ ግዴታ ስራ ቦታ መገኘት ስላለብን ወደ ስራ ቦታ መሄድ አለብኝ ማለት ነው። ስራ ቦታ ካልተገኘን ስራውን መስራት ስለማንችል ከቤቱን መስራት ስለማንችል ግዴታ በአካል መገኘት አለብኝ። ወደ ስራው አትሄዳም እና በሰአት ሁለት ሰዓት ስራ የሚጨምረው? አዎ ስድስት ሰባት አመት። ስለዚህ አኗኗር ነገር ሳንስራና ግዴታ ስራውን መሄድ አለብኝ። ስራውን መገኘት አለብኝ ማለት ነው የምናደርገው እንዴ?

ታውቃለህ? የሚለው ነገር አዎ አውቃለሁ። ገጠር ስላልቼ ስላደኩኝ ነው ልቡና ገጠር ከተማ የለም ብዙ ጊዜ። ከተማም ገጠር የምትቀመጥ። ያው ከተማ ላይ ብዙም የራሱ ማሽና መፍጫ እዛ በዛ ይፈጫል። ገጠር ግን የራሱ የቡና ሞቀጫ አለ ከእንጨት ነው የሚሰራው። እዛ ተጎድጉዶ የብረት አለ መምቻው እዛ ይወቀጣል ይለማል ይፈላል ማለት ነው። እና ለአስራ አምስት ሃያ ደቂቃ ያክል። ይትቻል ይወቀታል ማለት ነው። ተወቀተህ በኋላ ወደ ተ ጀበናው ይገባል። ከዛ ይበስልና ከተወሰነ ደቂቃ በኋላ ወርዶ ለመጠጥነት ያገለግላል ማለት ነው። እና ቡና መፍጨት ያው በደንብ አውቃለሁ ስጠቀምት ነበር። ያው አሰራሩም አውቀዋለሁ እንደኔ ማለት ነው።

በትክክል አስቀምጣለሁ። ምክንያቱም ነገሮችን በነገርም በትክክል በስራ ናት። በቅደም ተከትል ካልተቀመጠ ነገ ስንፈልገው በጣም አድካሚ ናሽንችን የሚሆነው በጎ ላይ ልክ ችለን በስራ ትላንታገኘው እንችላለን። እና ነገሮችን በቅደም ተከተል ማስቀመጥ በሰአት። የተለያዩ ነገሮች ቅደም ተከተላቸው ብቻ ስይዝ። አስቀምጠን ከደህና ቦታ ከማይጠፋ የሆነ ነገር ከማበላሸው ቦታ ብናስቀምጥ ያው በፈለግንበት ሰዓት ማግኘት ስለምንችል። ነገሮች መደንበብ እንደ እኔ በተቻለ አቅም እሞክራለሁ አደርጋለሁ እስካሁንም እያደረጉት እያለ ነው። ወደፊትም ይሄ ይቀጥላል ብዬ አምናለሁ። እንደኔ ማለት ነው። ነገሮች በስራት ማስቀመጥ አሪፍ ነው። ነገ በፈለግንበት ጊዜ ሰዓት ነው። ቀጥታ ሄደን አንስተን እንጠቀማለን ማለት ነው። በትክክል በስርዓት የት? ነው ምናስቀምጣቸው ከሆነ ስንፈልጋቸው ጊዜ አይወስዱም። እና በተለይ የማግኘት አቅማችን በቃ ከፍተኛ ነው ማለት ነው። ነገሮችን በስራው መደርደር አስቀመጥ እኔ ገና ነው የሚሆነው አስባለሁ አስቀምጣለሁ ማለት ነው።

ስነ ጥበብ በጣም እወዳለሁ። እቀናለሁ እንደውም አለመቻሌ ማለት ነው። እና የተለያየ ስነ ጥበብ አለ። በተለይ እንግዲህ ተፈጥሯዊ ሰው ሳይማር ሁሉ በእግዚአብሔር ጸጋ የምታገኘው አለ። ተምሮ በተለይ የትምህርቱን መስኮች ገብቶ የሚያውቅ አለ። እና ይሄ በጣም አሪፍ ነው። በጣም ይሄ ቱቶር፣ ሙያ፣ ምልመል በቃ አሪፍ ነው። እንደው ብችለውም ደስ ይለኝ ነበር። በጣም እወዳለሁ ማለት ነው። ቀን አለው እንደውም የተሰራ ነገር ምናምን የተቀረጸ ምናምን በሰው እጅ የተሰራ ነገር ሳይ በቃብበጣም እቀናለሁ። በጣም ከመውደዴ የተነሳ ማለት ነው። እና ስነ ጥበብ በጣም በጣም በጣም ገራሚ ነው። ማንነትን የሚያሳይ፤ ያሰብከውን በአእምሮህ ያሰብከውን በአካል የምታስቀምጥበት ስለሆነ በቃ ስነ ጥብ በጣም በጣም አሪፍ ነው። በጣም እወደዋለሁ። አእምሮህ ላይ የምታስበውን በእጅህ ላይ ማስቀመጥ በእጅህ ላይብመጨበጥ ማለት ነው። ስለዚህ ስነ ጥበብ በጣም አሪፍ ስራ ነው። ደስ ይለኛል። እወደዋለሁ።

ስትታመም እንግዲህ አንድ ሰው ሲታመም የሆነ ችግር ሲያጋጥመው የሆነ ህመም ሲይዘው ከስራ ቦታ ይቆያል። እንግዲህ ነው ምክንያቱም ይሄ ራሱ ህግ እና ደንብ አለው። አዝና አይደለም ምትቀረው አሞህ ነው። ስትታመም ደግሞ ለምን ቀረህ ምናምን ተብለህ ሰለማትጠየቅም ማስረጃ ስለ ይዘህ ስለምትሄድ የህክምና ማስረጃ። እና ያው ሰው ሆነህ ስትፈጠር ብዙ ችግሮች ያጋጥሙናል። ተለያዩ ነገሮች ልንሰናክል ልንቀር እንችላለን። ከምንወደው ከተለያየ ነገሮችን ልንቀር እንችላለን እንኳን ከስራ ቦታ ማለት ነው። እናም እኔ ስታመም ከስራ ቦታ እቀራለሁ። ምክንያቱም ሄጅ ጥቅም ስለማልሰጥ ስራዬንም ስለማልሰራ በህመም ምክንያት እንጂ ምንም አልሰራም። ስለዚህ ይቀራሉ እንደኔ ስራ ቦታ አልሄድም ማለት ነው።

የምትወደው ከተማ የት ነው? ማለት የት ነው የሚገኘው የት አካባቢ ነው? ወይም ብዙ ከተማዎችን እወዳለሁ ለምሳሌ በጣም የምወደው ባርደር ነው አሁን ያለሁበትን በጣም እወዳለሁ። ብዙ ነገሮች መገኛ ናት ባህርዳር የቱሪስት መዳረሻ እምትባለው ነው። ካሉት ከአማራ አክል ልዩ ከተሞች በጣም ተወዳጆአ ከተማ። ባህርዳር ናት ምክንያቱም ብዙ ጣና ጣናን የመሰለ ሀይቅ ይዛለች ብዙ ገዳማትን አድባራትን በውስጧ አቅፋ ይዛለች። የተለያዩ የተፈጥሮ አቀማመጧ አየር ንብረቶ ምቹ ነው። በዚህ በዚህ ምክንያት ምቹ በመሆኑ ምክንያት እወዳታለሁ ማለት ነው። መጥቶን የምወደው ከተማ የሚገኘው እዚህ ባርዳር ነው ማለት ነው።

በመስመር ላይ ገዥ ነህ ለሚለው ቅድም እንዳልኩህ አዎ መንገድ ላይ ብዙ ነገር የሚገዛ አለ። እገዛለሁ ገዥ ነኝ። ለምሳሌ መንገድ ላይ የሚገዛ አለ ብዙ ነው። መንገድ ላይ የምትገዛውን በነገራችን ላይ። ርካሽ ነው። መሃል ከተማ የሆነ ሱቅ ላይ የምትገዛው ደግሞ ይከብዳል ምክንያቱም የቤት ክራይ የምን ጨምረው ስለ ሚሸጡ ማለት ነው። እና አብዛኛው ላይ መንገድ ላይ እገዛለሁ። አንደኛ ርከሽ ነው ሁለተኛ እዛው እግር መንገዴን ስሄድ እዛው ስለማገኜው። እዛው መንገድ ላይ ስለሆነ ብዙም ጊዜ ወ አይወስደም እዛው እገዛለሁ ማለት ነው። እና መንገድ ላይ ያሉ ቃዎችን እገዛለሁ። እርካሽም ምንም ሰላም በቶልም ማግኘት አለችኝ። በዚህ በዚህ መስመር ላይ አለው። መስመር ላይ ገዥ ነኝ ማለትም እንደኔ እነዚህ መስመር ላይ ያሉ ነገሮችን የምፈልጋቸው ነገር እዛ ካለው እገዛለሁ።

ቤተሰብ እንግዲህ ቤተሰብ ጋ ሆነን ብዙ በዓላት እናከብራለን። ሃይማኖታዊ በዓላት አሉ ብዙ መንፈሳዊ። አለማዊ በዓላቶች አሉ። ለምሳሌ አለማዊ ከምንል ሰርግ አለ። ጥር ወቅት አሁን እኛ ታህሳስ በጣም ሳውስ ይዳራን ዘመር ወገን ይገናኛል። እነዚህ እነዚህ ቤተሰብ ጋ ሆኜ አከብራለሁ። እዛ ላይ ደግሞ ሃይማኖታዊ ባህላቶች አሉ። ገና አለ፣ ጥምቀት አለ፣ ትንሳኤ አለ፣ አዲስ አመት አለ። እነዚህ እነዚህ ባአለቶች ደግሞ ከቤተሰብ ጋር አካብራለሁ ማለት ነው። እነዚህ በአለቶች ከቤተሰብ ጋ ሁኜ ማከብራቸው በአለቶች ናቸው። አሁን የጠቀስኩዋቸው ዝርዝር ሀሰቦች ቤታሰብ ጋ በአንድ ተሳበስበን ምናከብራቸው ናቸው።

ውዱ ጫማ በቃ ሶሉ ትልልቅ ከፍ ያለ በጣም ጠፍጣፋ የሆነ ጫማ ከፍ ያለ ጫማ ላይ ኮፍታ ያለው ጫማ ደስ ይለኛል። እኔ አሁን እንግዲህ ይሄ ግል ምርጫዬ ነው። ቀለሙ ደግሞ ምወደው ለምሳሌ ጥቁር እና ነጭ ቢሆን ጫማ እወዳለሁ። ጥቁር ጫማ በጣም ደስ ይላል። ምክንያቱም ብዙም ነገር በቀለም ምናምን እየቀባው ስለምጠቀመው ያን ያህል አንዴ ብቻ ነው ወጪ የምታደርገው እዛው ላይ አታጥበውም ቀለም ብቻ እየቀባ የምትጠቀምበት ይሆል ማለት ነው። እና አብዛኛውን ሶሉ ከፍ ያለና ጎቭ ያለ ሶሉ ጥቁርና ነጭ ቅደም ያለው ጫማ ደስ ይለኛል።

ማታ ማዳምጠው ብዙ አይነት ድምጽ ይሰማናል አዎ ከተማ ዳርም ስለሆነ የተለያየ ድምፆችን እሰማለሁ። ለምሳሌ መኪና ድምጽ አለ። አንዳንድ ደግሞ የተኩስ ድምጽ ይሰማል። አንዳንድ ደግሞ የሙዚቃ ድምጽ ይሰማል። ያው መጠጥ ቤቶች ጭፈራ ቤቶች አከባቢ ወደ እኛ ቀረብ ያሉ አሉና የሚሰሙኝ ስጮሁ ጭዝ ሙዚቃ ሲከፈት ይሰማል። ማይኩም ማለት ነው። እስከኛ አካባቢ ባለው ይሰማል። እና መታ መታ ላይ እነዚህ ሙዚቃዎች ይሰማሉ። ቤተክርስቲያን ላይ ለሊት ስድስት ሰዓት አካባቢ ቅዳሴ ሲገቡ ሰባት ሰዓት ቅዳሴ ሲገቡ ዜማ የቤተክርስቲያን ይሰማል። በአጠቃላይ ይሄ እነዚህ ድምፆችን እሰማለሁ ማለት ነው። እንደኔ

ግጭቶችን ማስተካከል በተቻለ አቅምች እሞክራለሁ። ግጭት የማይቀር ነው በሰው ልጅ ስትኖር። ግጭት ብዙ አይነት ግጭት አለ። እንግዲህ ከራስህ ጋር፣ ከቤተሰብ ጋር፣ ከጓደኛ ጋር። እና አብዛኛውን እኔ ግጭቴ ከራሴና ከጓደኛ ጋር ነው የማልስማማ ምናምን ምናምን። እና ያንን ለመቅረፍ ያንን ለመቀነስ ራሴ በራሴ እታገላለሁ። ለምን አልተወውም? ለምን እንደዚህ እንደዚህ አላደርግም? የሆነ ለምሳሌ ራሴን ከራሴ ጋር የምጋጭበት ምክንያት የሆነ ፈተና ሳልሰራ ስቀር። ለምን እንደዚህ አጥንቼ ለምን እንደዚህ የወረደ እሆናለሁ። ከራሴን እወቅሳለሁ ከራሴ ጋር እጋጫለሁ እፋለጣለሁ። እና ብዙውን ጊዜ ግጭት አለ ሰው ላይ ስትኖር ግጭቶች። አሉ ነገር ግን ተወት ማድረግ ነው። ምክንያቱም አንዴ ሆኗል። የሆነ ሆኗል ነው ለወደፊቱ የሆነ መፍትሄ መፈለግ ነው። እንጂ ግጭትን ማስተካከል ነው። በዚህ በዚህ ቀጣይ እንደዚህ አስተካክላለሁ ብዬ አስቤ እተወዋለሁ። እና ግጭትን በራሴ አቅም ለማስተካከል እሞክራለሁ። የተወሰነ ያህል እያደረኩም ስላለሁ ማለት ነው። አሁን ነገር

የምወደው መክሰስ እንግዲ። በጣም ደስ የሚለኝ ያው ቆሎ አለ ቆሎ በጣም መክሰስ ላይ ንፍሮ አንድ አንድ እሸቶች ክረምት ላይ ባህር ላይ ሲሆን ደግሞ እሸት ምናምን አለ። ሲካል በቃ ደስ ይላል እነዚህ ናቸው ገጠር ላይ የተለመዱት መክሰስ። እና በደንብ ነው የምበላው። ውሃ እጠጣለው ቆሎ ምግብ ከመብላት በፊት እንዲ ስራትን ማቆያ እንለዋለን። እንደኛ አከባቢ መክሰስን እራት እስከምትበላ ድረስ የተወሰነ እንዳይረብህ የምትመገበው ማለት ነው። ምክንያቱም እንጀራም በኋላ ስለምታገኝ ቀድመን ምንበላው ቆሎ አለ። የሚጠጣ ነገር ካለ የሚጠጣ እንጠጣለን። እዛ እራት ይቀርባል ማለት ነው። እና እንደማመሸም እንደመክሰስ የምጠቀመው እኛ ቆሎ ነው እሸት ምናምን ካለ እዛን እነዛን ነገሮች ትተን እንጠቀማለን።

ፍየል አይተህ ታውቃለህ? ለሚለው፤ አዎ ፍየል እንግዲህ ወደ ገጠር ልጅም ከተማም ሁለቱንም አይቼዋለሁ። ፍየል ጠብቄ ነው ያደኩት። ፍየል፣ በግ፣ ላም፣ በሬ ምናምን አህያ፣ በቅሎ እነዚህ እነዚህን ጠብቄ ነው ያደኩት። ፊየል እንግዲህ ከቤት እንስሳ ለማዳ እንስሳ ከሚባል መካከል አንዷ ናት፤ ያው ለምግብነት ታገለግላለች አራት እግር ያላት፤ ቀንዴ ያላት፤ ሁለት ቀንዴ ያላት እና እንደ ገቢ ምንጭ ታገለግላለች በዛ ላይም እኛ አካባቢ አሁን ፍየል ይረባል። አመት ላይ እንደ ገቢ ምንጭ እንጠቀማቸዋለህ፤ ስጋቸው ይበላል፤ ጎዳቸው ይሸጣል። እና በጣም ብዙ በርካታ ጥቅም አላቸው። ፊየል አይቼው አውቃለሁ ያው ብዙ አይነት ከለር ያላቸው አለ፤ ጥቁር አለ፣ ነጭ አለ፣ ሻልማ ምናምን ከለር አላቸው እና ፍየል አይቸ አውቃለው እንደኔ ጠብቄም ስላደኩኝ በደንብ አውቃለው ማለት ነው።

ኮፍያ ማድረግ እኔ በጣም ደስ ይለኛል ያው የለኝም እንጂ አባቴን ለራሱ ኮፍያ እጠቀም ነበር። ምክንያቱም በቃ አንደኛ ቅዝቃዜ ሲሆን ከብርድ ይከላከልልናል ሙቀት ሲሆን ከፀሀይ ይከላከልልናል። እና ብዙ ዘርፈ ብዙ ጠቀሜታ ስላለው ሲቀጥል ደግሞ እንደ ውበትም እንደ ምንድነው? እንደምን ውበት መገለጫም አርገን እንጠቀምበታለን። በቃ ኮፍያ እንደ እንደ ውበት እንደ የላው በቃ እንደ ውበት መገለጫ አርገን እንጠቀምበታለን ማለት ነው። እና የለኝም እንጂ ባገኝ ደስ ይለኝ ነበር። እና አጋጣሚ የአባቴ ምናምን ሲኖር እጠቀማለው ጥቅም ስትጠቀምም ነበረ። አሪፍ ነው ደስ ይለኛል ይመቸኛል ኮፍያ

የጨረቃ ብርሃን በጣም ደስ ይላል። ቀን ከሚሆን ማታ ጨረቃ ብርሃን ውስጥ በጣም ደስ ትላለህ አንደኛ ያ እንድ ፀሀይ ብዙም አይበላህም አይሞቅህም። ገጠር ላይ መሃል ላይ አብዛኛው የሚሸከፈው ማለት ነው። ማታ ጨረቃ ላይ የጨረቃ ብርሃን ተጠቅመን ነው የምንሰራው ብዙም ነገር። ጉዞም ስንሄድ ጨረቃ በምትወጣበት ሰዓት ወቅት ጠብቀን ነው። እና ጉዞ ላይ ምንም ይሰራል እንደሌዝ ነው። በቃ የለውም ምን የለውም ስለሆነ። በቃ አሪፍ ነገር ነው ማለት ነው። እና በጣም ደስ ይለናል ማለት ነው አሪፍ ነው።